እጅ መጨባበጥ ትወዳለህ? ሰላም ዛሬ ደግሞ እንግዲህ ስለዚህ ጥያቄ ወይም ደግሞ እጅ መጨባበጥ ስለሚለው እንግዲህ እናወራለን አዎ እጅ መጨባበጥ እንግዲህ አዎ እወዳለሁ። እጅ መጨባበጥ ለኔ የሰላም የፍቅር እና የክብር መገለጫ ነው። በእኛ ባህል እንግዲህ እጅ መጨባበጥ በጣም ትልቅ ትርጉም አለው በእኛ በኢትዮጵያውያን ባህል ማለት ነው። አንድን ሰው አይኑን አይተን እጁን ስንጨብጠው በመካከላችን የማይታይ የግንኙነት ድልድይ እንደመገንባት ይቆጠራል። ያ ጥብቅ ያለ መጨበጥ ወይም ደግሞ መጨበጥ ሰላም ነህ ስላየሁህ ደስ ብሎኛል አከብርሃለሁ የሚል መልእክትን ያዝላል ይሄ መጨባበጡ ማለት ነው። በተለይ ደግሞ ከትልልቅ ሰዎች ጋር ስንጨባበጥ ጎንበስ ብለን በሁለት እጃችን ሰላምታ መስጠታችን የጨዋነትና የትህትና መገለጫችን ነው እጅ መጨባበጥ መተማመንን ይፈጣል። በስራ ቦታም ይሁን በማህበረ ህይወት አንድን ስምምነት ካደረግን በኋላ እጅ ለእጅ መያያዛችን ቃላችንን ማጥናታችንን ያሳያል። እኔ በግሌ ሰውን ሰላም ስል ለስለስ ያለ ሳይሆን በራስ መተማመን የሚታይበትን ሞቅ ያለ አጨባበጥ እመርጣለሁ። ያ መጨባበጥ እንግዲህ የውስጣችንን ቅንነት እና ለሰዎች ያለንን ፍቅር ያሳያል ብዬ አምናለሁ ይሄ መጨባበጡ ማለት ነው። ሆኖም ግን በቅርብ ከቅርብ ጊዜ ወዲህ በጤና ምክንያት ለምሳሌ እዚህ የኮቪድ አስራ ዘጠኝ ወይም ደግሞ ኮሮና ወረርሽን ከተከሰተ በኋላ እጅ መጨባበጥ ተገድቦ የነበረበትን ጊዜ እናስታውሳለን። ያን ጊዜ ነበር እንግዲህ እጅ መጨባበጥ ምን ያህል ጊዜ ምን ያህል ለሰው ልጆች መቀራረብ አስፈላጊ እንደሆነ በሚገባ የተረዳሁት። ያኔ በክርን ወይም ደግሞ በሩቁ ሰላም መባባል ቢለመድም እንደ እጅ መጨባበጥ ያለ የልብን የሚያሞቅ ነገር ግን አልነበረም። ምክንያቱም እጅ መጨባበጥ መተቃቀፍ ፍቅርን ያደርጃል ሰላምን ያሳያል በእነሱ መካከል ያለውን ደግሞ መተማመንም ያሳያል። አንዳንድ ጊዜ በዚህ በገጠሪቱ የሀገራችን ክፍል በገጠሩ እጅ ተጨባብጦ ትከሻ ለትከሻ መገጫጨት እንግዲህ በጣም የተለመደ ነገር እና ያለ ነገር ነው። ያ ደግሞ የጓደኝነት የወንድማማችነት የፍቅር ጥልቀቱን ያሳያል። ማለት ሰዎች እንዴት ነው? አንዳንዴ በእጅ ከመጨባበጥም ባለፈ ሲተቃቀፉ ትከሻ ለትከሻ ሲነካኩ ወይም ደግሞ ሲጋጩ ያ ነገር በጣም በበኋላቸው ያለውን መተማመን ያሳያል ማለት ነው። እና እጅ መጨባባት እንግዲህ በቃላት ሊገለጽ የማይችል ብዙ ስሜቶችን በአንድ ላይ ያዘ ነው። እጅ መጨባበጥ የሰላምታ የሰላማዊ ግንኙነት መጀመሪያ ነው። ለምሳሌ እኔ ሰውን ሰላም ስል በእጅ መጨባበጥ ሰላም ማለት ደስ ይለኛል ምክንያቱም ያ የእጅ ንክኪ የሰው ልጅን የእርስ በእርስ መከባበር ያሳያል። ሰዎችን በሩቁ ሰላም ስንል አሁን አንዳንዴ ጊዜ ሰላም አላልሆንም ይላሉ እነዛ ሰዎች ምክንያቱም በተለይ በእኛ ባህል የተለመደው በደንብ ሞቅ ያለ ሰዎች የሚነካኩበት በእጅ የሚጨባበጡበት የሚተቃቀፉበት አይነት ስለሆነ በአጠቃላይ እንግዲህ እጅ መጨባበጥ የሰላም ግንኙነትን በደንብ ያሳያል ብዬ አስባለሁ። እና እኔም ለዛ ነው እንግዲህ በተለይ ሰዎችን ሰላም ስል አንዳንድ ጊዜ በእድሜ ከፍ ያሉ ከሆኑ ለምሳሌ ከወገቤ ዝቅ ብዬ በፍቅርና በትህትና ወጣቶች ወይም ደግሞ በእኔ እድሜ አሉ ወጣቶች ወይም ደግሞ ልጆችም ከሆኑ ደግሞ ኬፍ ተባብለን ወይም በእጅ ተጨባብጠን ከዛ ትከሻለት ለትካሻ እንነካካለን ማለት ነው። ያም እንግዲህ በመካከላችን ያለውን አክብሮት ፍቅር መዋደድ እና መተማመን በደንብ ያሳያል። ለምሳሌ የስራ ባልደረቦች አሁን እንደዛ አይነት የሃንድ ሼክ ወይም ደግሞ የእጅ መጨባበል ስነ ስርዓት አላቸው። ከጓደኞች ጋርም ይሄ ነገር ይለመዳል ከቤተሰብ ጋር ሲሆን ደግሞ የበለጠ ሞቅ ባለ ሁኔታ መተቃቀፍ በደንብ መነካካት ተጨምሮበት ነገሩ ከፍ ይላል ማለት ነው። ስለዚህ እንግዲህ እኔ በጠቅላላው ከእጅ መጨባበጥ ጋር ተያይዞ ለቀረበልኝ ጥያቄ እንግዲህ ይሄንን አይነት ማብራሪያ ሰጥቻለሁ እንዳልኩት መልሴ አዎ ነው። እጅ መጨባበጥ ለኔ መጀመሪያ ላይ እንዳልኩት ፍቅርን የምንገልጽበት አክብሮታችንን መዋደዳችንን መተማመናችንን የምንገልጽበት ነው። ይሄ ነገር ከየት መጣ ካልን ከዚህ ከሀገራችን ባህል የመጣነው። ስለዚህ ይሄን ይመስላል እንግዲህ የኔ መልስ በጠቅላላው ስለ እጅ መጨባበጥ ያየሁበት ወይ ይሄንን ይመስላል ማለት ነው።

ሰላም አሁን ደግሞ እስቲ የአብዛኛው ጊዜ የውሎ ሰአታችንን ስለምናሳልፍበት በስራ ቦታችን ስላለን ማህበራዊ ግንኙነት አውራ። እንግዲህ ጥያቄው በስራ ቦታህ ላይ ጓደኛ አለህ ወይ? የሚል ነው ወይ በስራ ቦታ ጓደኛ አለህ? የሚል ነው። መልሴ አዎ ነው። በስራ ቦታዬ ላይ ያለኝ ጓደኝነት ስራን ቀላል የሚያደርግና አስደሳች የሚያደርግ ትልቅ ጸጋ ነው የሚል ነው። አብዛኛውን ጊዜያችን ከቤተሰባችን ይልቅ ከስራ ባልደረባችን ጋር ነው የምናሳልፈው። ስለዚህ በስራ ቦታ ጓደኛ መኖሩ የስራን ጫና ለመቀነስ አይምሮን ሰላም ለማድረግ በጣም አስፈላጊ ነው ብዬ አስባለሁ። የዚህ የስራ ጓደኛ መኖሩ ማለት ነው። ለኔ በስራ ቦታ ያለኝ ጓደኛ ዝም ብሎ አብረውኝ የሚሰራ ወይም ደግሞ የስራ ባልደረባ ብቻ የሆነ ጓደኛ አይደለም። ይልቁንም በስራ መሃል ለሚገጥሙኝ ፈተናዎች የምመካበት፣ ሀሳብ የምንለዋወጥበት፣ ስህተት ስሰራ ደግሞ የሚያርመኝ፣ ይሄ ነገር እንዲህ አይደለም፣ ይሄ ነገር እንዲህ ነው ብሎ መስመር የሚያስይዘኝ ነው። ምክንያቱም አንድ ላይ ሰዎች ስራ ሲሰሩ በዛ አጋጣሚ ብዙ ስህተቶችን የመስራት እድል ይኖራቸዋል በስራቸው ምክንያት ማለት ነው። ስለዚህ ስራዎቹን ሲሰራ እንግዲህ ሰዎች ፈተና ሲገጥማቸው የሚያርም አይነት ጓደኛ ነው ያለኝ። በስራ ቦታ ያለ ጓደኝነት የቡድን ስራ ወይም ቲም ወርክን ያጎለብታል ብዬ አስባለሁ። በመካከላችን መተማመን ካለ፣ መረጃዎችን በግልጽ የምንለዋወጥ ከሆነ አንዳችን ሌላችንን እናግዛለን፣ እንዲሁም የጋራ ግባችንን ለማሳካት በቅንነት እንሰራለን ማለት ነው። ስለዚህ ስራው በራሱ ምን አይልም አይጎልበትም ወይም ደግሞ ስራው እንደ ስራ ማግኘት ያለበትን ጊዜ፣ ማግኘት ያለበትን ሰዓት፣ ማግኘት ያለበትን ኢፈርት፣ ወይም ደግሞ ልፋት አያጣም ማለት ነው። እና አንዳችን ሌላችንን እናግዛለን፣ እንዲሁም የጋራ ግባችንን ለማሳካት በቅንነት እንሰራለን። ስራ ሲበዛብህም አይዞህ ይሄኛው ክፍል አግዝሃለሁ ወይም ይሄኛውን ክፍል እረዳሃለሁ የሚለኝ ጓደኛ መኖሩ ስራዬን በደስታ እንድሰራ አድርጎኛል። እኔም ደግሞ በተመሳሳይ ለጓደኛዬ ወይም ለስራ ባልደረባዬ ያንን አደርጋለሁ ማለት ነው። እና ስራዬን በደስታ እንድወጣ ያደርገኛል። የምሳ እረፍት ሰዓትም ሲኖረን እንግዲህ በጓደኛዬ ጋር አብረን አይምሮን የማስደሰት እና ወደ ስራ በንቃት ለመመለስ ይረዳናል። ለምሳሌ አንድ ላይ ምግብ የምናመጣ ከሆነ አንድ ላይ አደባልቀን አንድ ላይ አድርገን መብላት ወይም አዘን ውጪ የምንበላ ከሆነም በተመሳሳይ ሁለታችንም ደግሞ ወጪያችን አውጥተን አንድ ላይ እንበላለው ማለት ነው። እና እርግጥ ነው በስራ ቦታ ያለን ጓደኝነት የራሱ የሆነ መስመር ሊኖረው ይገባል ብየ አስባለሁ። ምክንያቱም ያገናኘን ስራ ስለሆነ ጓደኝነታችን የስራ ጥረታችንን ሊቀንስ ወይም ደግሞ እድሎችን ወይም ደግሞ የዚህ አድሎ የምንላቸው ነገሮች ሊፈጥር አይገባም እውነተኛ የስራ ጓደኝነት ማለትም ለስራ ውጤታማነት አብሮ መቆም እንጂ የስራ ሰዓትን በወሬ፣ ባላስፈላጊ ነገሮች፣ በንትርክ፣ በጭቅጭቅ፣ በዝም ብሎ አይነት ፌዞች ማሳለፍ አይደለም። እና እኔ የቅርቤ ስራ ጓደኞቼን ስራ ላይ በቁም ነገር እንሰራለን። አንዳንድ ጊዜ ስራ አስቸጋሪ ሊሆን ይችላል። በዛ ሰዓት ደግሞ ደንበኞች ሊያስጨንቁን ይችላሉ ወይም ደግሞ በውጤቱ ተስፋ ልንቆርጥ እንችላለን። በእንዲህ ያለ ሰዓት ደግሞ በዚህ አይነት ሁኔታዎች ውስጥ አብሮ የሚረዳ ጓደኛን መኖሩ ያለንን ፍቅር እንዳይቀንስ ያደርገዋል። በስራ ቦታ ጓደኛ ማግኘት ማለት እንግዲህ በሙያ መስክ ብቻ ሳይሆን በህይወትም ጉዞ ላይ አጋር ማግኘት ነው። ስለዚህ ብዙ ነገር አለው ማለት ነው። ይሄን ይመስላል እንግዲህ ከስራ ባልደረባ ጋር ተያይዞ ወይም ከስራ ቦታ ጓደኛ ጋር ተያይዞ የኔ አስተሳሰብ እንግዲህ ከብዙ በጥቂቱ ይሄን ይመስላል ማለት ነው። አመሰግናለሁ።

ያአሁኑ ጥያቄ እንግዲህ ቀዝቃዛ የአየር ንብረት ወይም ቀዝቃዛ የአየር ሁኔታ ትወዳለህ የሚለው? ዛሬ ደግሞ እንግዲህ ስለተፈጥሮ ውደት እና ስለ አየር ሁኔታ ምርጫዎች እናውራ። ቀዝቃዜ የአየር ሁኔታ ትወዳለህ ለሚለው ጥያቄ እንግዲህ መልሴ አዎ ቀዝቃዛ አየር ለኔ የሰላም የትኩረትና የቤት ውስጥ ፍቅር መገለጫ ነው የሚል ነው። ብዙ ሰዎች ፀሀያማ ወይም ሞቃታማ ቀናትን ይመርጣሉ። በራሳቸው ምክንያት ማለት ነው ምክንያቱም ከፀሀይ የምናገኘው ቫይታሚን ዲን ጨምሮ በጣም ብዙ ነገሮች ስላሉ። እኔ ግን የቅዝቃዜ ወራት ሲመጡ የተለየ ደስታ ይሰማኛል። ቀዝቃዛ አየር ሁኔታ የአእምሮን ይበልጥ ያነቃቃል። ያ ንፁህና ቀዝቃዛ ንፋስ ፊታችንን ሲነካ የሚሰጠን ስሜት ከእንቅልፋችን የመቀስቀስ አዲስ ጉልበት ያህል ነው። እና በተለይ በማለዳ ላይ የሚታየው ጭጋግና በቅጠሎች ላይ የሚያርፈው ጠል ተፈጥሮን እጅግ ውብና ሚስጥራዊ ያደርጋታል። ቀዝቃዛ የአየር ሁኔታን የምንወደው እንግዲህ ወይም የምወድበት ምክንያት የመቀራረብ ስሜትን ስለሚፈጥር ነው። ብዙ ጊዜ ሰዎች ቅዝቃዜን ሲያስቡ ቤታቸውን ያስባሉ ማለት ነው። ምክንያቱም በዛ አየር ንብረት መንቀሳቀስ ስራ መስራት ውጪ መውጣት ስለሚያስቸግር ቤት ውስጥ እንድንሰበሰብ ያደርገናል። ከቤተሰብ ጋር ደግሞ በጋራ የሚጠጣው ሻይ ቡና የምድጃውን ሙቀጥ በብርድ ልብስ ውስጥ ተጠቅለው የሚታየው ጨዋታው ከዛ በኋላ በፊልም ማየት እንደዚህ አይነት ነገሮች። ቅዝቃዜው እንግዲህ በጣም ደስ በሚል ሁኔታ ሰዎችን ያቀራርባል። በተለይ የፍቅር ግንኙነት ውስጥም ካሉ እንግዲህ ባልና ሚስቶች ወይም ደግሞ ፍቅረኛማቾች እንግዲህ አብሮ ቲቪ የመመልከት ፈንዲሻ የመብላት ጊዜ ይኖራቸዋል ማለት ነው። እና ሰዎች እንዲቀራረቡ እርስ በእርስ ሙቀት እንዲለዋወጡ ያደርጋል። በተጨማሪ ቀዝቃዛ የአየር ንብረት ለስራና ለንባብ በጣም አመቺ ነው። ሞቃት በሆነ አየር ውስጥ ቶሎ የመድከም እና የመሰልቸት ስሜት ሊመጣ ይችላል። ሲሆን ግን ትኩረታችንን ሰብስብን ለረጅም ሰዓት ስራችንን እንድናከናውነው ወይም እንድንሰራ ከውጭ የሚሰማኝ ንፋስ ድምጽን ደግሞ ቤት ውስጥ በሰላም እንድናነብ መጽሐፍቶችን እንድንመለከት ትልቅ ጥቅም አለው። ለኔ ትልቁ የቅንጦት ህይወት ነው። እንግዲህ መጽሐፍን እያነበቡ ማሳለፍ እርግጥ ነው ቀዝቃዜው በጣም ሲበረታ ተገቢውን ጥንቃቄ ማድረግ እና ሞቅ ያሉ ልብሶችን መልበስ ያስፈልጋል። ነገር ግን ያ ብርድ ስሜት እራሱ የህይወት አንዱ ጣዕም ነው። ወቅቶች ሲፈራረቁ የራሳቸው የሆነ ትርጉም ይዘው ይመጣሉ። ቅዝቃዜ ደግሞ ቆም ብለን ራሳችንን እንድንመለከት ከቤተሰቦቻችን ጋር እንድንቀራረብ ተፈጥሮን በሌላ እይታ እንድናይ ያደርገናል። በአጠቃላይ እንግዲህ ቀዝቃዛ አየር ንብረት ለእኔ መረጋጋትና የንቃት ምንጭ ነው። ያ ቅዝቃዜ እንግዲህ በተፈጠረው ድባብ ውስጥ ራሴን ማግኘት ደስ ይለኛል። እንግዲህ ከሙቀትም በላይ ማለት ነው ወይም ከሞቃታማ አየርም በላይ ቅዝቃዜን እኔ እመርጣለሁ ማለት ነው። ስለዚህ በዚህ ምክንያት ቅንቃዜን የምወደውና የምመርጠው የአየር ንብረት አድርጌ እመለከታለሁ። ያው ሁሉም ሰው ተመሳሳይ ላይሆን ይችላል ቅዝቃዜን የማይወድ ሰው ሊኖር ይችላል። እኔ ግን በተቃራኒው ቅዝቃዜን በጣም እወዳለሁ ቅዝቃዜን እመርጣለሁ ማለት ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ሰላም ዛሬ እንግዲህ ስለ ጉዞ ወይም ደግሞ ስለ ትራቭል እናወራለን። አዳዲስ ቦታዎችን ለማየት ያለውን ደስታ እንግዲህ ማንም ሰው የሚያውቀው ነው በረተኛውም ቦታ እንግዲህ ተጉዘህ ታውቃለህ ለሚለው ጥያቄ መልሴ አዎ ተጉዣ አውቃለሁ ነው በተለያዩ ጊዜያት ያደረኳቸው ጉዞዎቼ ህይወቴ ትልቁ ተሞክሮዎች ናቸው። ጉዞ ለኔ ዝም ብሎ ከአንድ ቦታ ወደ ሌላ ቦታ መሄድ ብቻ አይደለም ጉዞ ማለት አዳዲስ ሰዎችን መተዋወቅ ልዩ ልዩ ባህሎችን ማክሰን የተፈጥሮ ድንቅ ስራ ማነቅ ነው። ስለዚህ እንግዲህ እስካሁን ካደረኳቸው ጉዞዎች መካከል በሀገራችን ኢትዮጵያ ውስጥ ካየኋቸው ታሪካዊ ቦታዎች ሁል ጊዜ በልቤ ውስጥ ትልቅ ቦታ ያለው በተለይ በዚህ በሰሜናችን የሀገር ክፍል ያደረኩት ጉዞ ነው። የላሊበላን ውብ አብያተ ክርስቲያናት ስመለከት የቀድሞ አባቶች የነበራቸውን የጥበብ ጥንካሬ ሳስብ በኩራት እሞላለሁ። እነዚህ ከአንድ አለት የተፈለፈሉ ድንቅ ስራዎች ለአለም ሁሉ ትልቅ ትምህርት የሚሰጡ ናቸው። እንዲሁም የፋሲለደስ የፋሲለደስ ግንብና የሰሚን ተራሮችን ስመለከት ተፈጥሮ ታሪክ እንዴት አቀናጅታ ውበት እንደምትፈጥር በሚገባ ተረድቻለሁ። እንግዲህ እንደ ኢትዮጵያ አይነት በተፈጥሮ የታደለች ምድር ውስጥ ስንኖር ብዙ ነገሮችን ለማየት እድል አለ። ወደ ሰሜኑም ወደ ደቡቡም ወደ ምስራቁም ወደ ምዕራቡም ወደ አራቱም አቅጣጫ ስንሄድ በጣም ውብ የሆኑ ስፍራዎችን እንሄዳለን እናያለን። ለምሳሌ ወደ ኦሮሚያ ስንሄድ የዚህ ሶፎመር ዋሻ ጨምሮ የተለያዩ እና ጅማ አባ ጅፋር ያሰሯቸው የጅማ አባ ፋር አራቱን የመግቢያ በሮችን ማንሳት እንችላለን ወይም ሌሎችን እነዚህ በጣም የሚያስደንቁ ውብ የኢትዮጵያ ስፍራዎች እና ቦታዎች ናቸው። እንግዲህ ከዛ ውጪ ደግሞ ተፈጥሮን ስንመለከት ተራራማና አረንጓዴ የለበሰ መልካም ምድር ንጹህ አየርና ህዝብ እንግዳ ተቀባይነት ጉዞዬን እጅግ ልዩ አድርጎታል። ከታሪክ ቦታዎች በተጨማሪ እንግዲህ ወደ ገጠሪቱ የሀገራችን ክፍልም መጓዝ ደስ ያሰኘኛል በዛ የሚታየው ቀላልና ሰላማዊ አኗኗር ከእርሻ ስራ ጋር ያላቸው ቁርኝት እና ማለዳ የሚሰማው የወፎች ዝማሬ አይምሮን የሚያሳርፍ ነው። ጉዞ በሄድኩበት ቦታ ሁሉ የምማርበት እያንዳንዱ አዳዲስ ነገር አለ። ብዙ የተኖረ ሳይሆን ብዙ የኖረ ሳይሆን ብዙ የሄደ ያውቃል እንደሚባለው በጉዞዎች እንግዲህ ያገኟቸው እውቀቶች ከመጽሐፍ ከማንበብ በላይ ጥልቅ ናቸው። ምክንያቱም የሚታዩ የሚሰሙና በደንብ ደግሞ የማስተውላቸው ስለሆኑ ማለት ነው በዚህ በአይነ ህሊና ዝም ብዬ የምስላቸው ሳይሆን የእውነትም ደግሞ የማስተውላቸው ናቸው። ጉዞ ስናደርግ እንግዲህ ራሳችንን እንፈትሻለን ከለመድነው ያንን አድዛይ ቢወጣ አዳዲስ ፈተናዎችን እንጋፈጣለን የውስጥ ጥንካሬን እናውቃለን እኔ በሄድኩበት ቦታ ሁሉ ፎቶግራፍ በማንሳት እና ትዝታዎቼን በመመዝገብ ያንን ውበት ለዘላለም ለማቆየት እጥራለሁ። እኔም ደግሞ በዛ ነገር ውስጥ የራሴ አሻራ እንዲኖረኝ አደርጋለሁ ለወደፊት ደግሞ ገና ያልደረስኩባቸውና ያላዩአቸውን ቦታዎች የመጎብኘት ትልቅ ህልም አለኝ። በአጠቃላይ እንግዲህ ጉዞ የነፍስ ምግብ ነው ብዬ አምናለሁ። ያየኋቸውን ቦታዎች ሁሉ የራሳቸው ትዝታና ታሪክ ጥለውብኝ አልፈዋል። ከዛ ውስጥ እንግዲህ ጅማ አንዷ ነች ጅማን የመመልከት እድል ነበረኝ እንግዲህ ጅማ በጣም ከሚያምሩና ብዙ ታሪክ ካላቸው የሀገራችን ከተሞች እና የከተማ ክፍሎች አንዷ ነች። በተለይ ደግሞ ውበቷ በዚህ ከቡና ጋር በተገናኘ ደግሞ ያለው የቡና ሴረሞኒ እንግዳ አቀባበላቸው ጭፈራቸው የነሱ ባህላዊ መጠጦችና መግባቶች ቋንቋቸው ይሄ ሁሉ ነገር ጅማን በጣም ውብና የተለየች ያደርጋታል እሷን ተመልክቻለሁ በቅርብ ጊዜ። እንግዲህ ሌሎችም አይነት ቦታዎችን በሀገራቸው ባሉ ቦታዎች ላይ ቢመለከቱ ቢመለከቱ ስለሆኑ ያንን እመክራለሁ የተለያዩ ቦታዎችን ተዘውዝረን ስናይ እንዳልኩት ብዙ ከህይወት የምንማረው ነገር እንዲኖረን ያደርጋል ብዬ ስለማስብ አሁንም እንግዲህ ወደፊትም ጉዞዎቼን እቀጥላለሁ የተለያዩ ቦታዎችን አያለሁ ከነዛም ደግሞ በጣም ብዙም አራለሁ ብዬ እጠብቃለሁ። እና ለዚህም በጣም አመሰግናለሁ። በቀጣይ እንግዲህ በሌላ ረእስ ደግሞ በሰፊው ተገናኝተን ያለኝን ሀሳብ አጋራለሁ ለአሁኑ እንግዲህ ወደ የትኛው ቦታ ተጉዘህ ታውቃለህ? ለሚለው ነጅማን ሰሜን ጠራሮችን በተመሳሳይ ደግሞ ወደ ክልሎች ካየን ደግሞ ወደ ደቡብም ሄጄ የተወሰኑ እንደነ ሀዋስ አይነት ከተሞችን በተለያዩ አጋጣሚዎች የመጎብኘት እድል ነበረኝ። አመሰግናለሁ።

ደብዳቤ መጽሐፍ ትወዳለህ? ሰላም ዛሬ ደግሞ በቴክኖሎጂ መጥለቅለቅ ምክንያት እየተረሳ ስለመጣው። ስለ ደብዳቤ ነው እንግዲህ የምናወራው ደብዳቤ መጽሐፍ ትወዳለህ ለሚለው ጥያቄ እንግዲህ መልሴ ደብዳቤ መጽሐፍ ለእኔ በወረቀት ላይ የሚሰፍር የልብ ትርታ ነው ብዬ ስለማስብ እወዳለሁ። በአሁን ሰዓት እንግዲህ መልእክቶችን በፍጥነት በስልክ ወይም በኢሜሎች መላክ እንችላለን። ሆኖም ግን በወረቀት ላይ በብእር የሚጻፍ ደብዳቤ የሚሰጠው ስሜት ፍጹም ከዚህ የተለየ ነው ብዬ አስባለሁ። ምክንያቱም እኔ ደብዳቤ መጻፍ የምወደው ቃላትን በጥንቃቄ እንድመርጥና ለምጽፍለት ሰው ደግሞ ያለኝን ክብር እና በአጠቃላይ ያለኝን ቦታ በዝርዝር እንድገልጽለት በሚሰጠኝ ነው ያን እድል ይሰጠኛል። በደብዳቤ ውስጥ እንግዲህ የእጅ ጽሁፍን ራሱ የራሱ የሆነ ትርጉም አለው። የሰውን ስሜትና ጥረትን በግልጽ ያሳያል አንድ ሰው በእጁ ሲጽፍ ለምሳሌ በኮምፒውተር ወይም በላፕቶፕ በተለያዩ ኤሌክትሮኒክሶች ጽፎ ከሚልከው ደብዳቤ ወይም ቴክስት ይልቅ በእጁ ሲጽፍ ያደብዳቤ ቫልዩ አለው። ምክንያቱም የሆነን ሰው አስበን የጻፍነው በአንዴ ለአምስት ለስድስት ሰዎች ደብዳቤ መጽሐፍ ብዙ ጊዜ አስቸጋሪ ነው። ስለዚህ ያንን ለሰዎች ያለንን ቫልዩ በደንብ ይገልጻል። አሁን ላይ ባለው የቴክኖሎጂ ዘመን ግን ሰዎች አንድ ቴክስትን ወይም አንድ ጽሁፍን ለአስር ለአስራ አንድ ኢቭን ለሰላሳ ሰው ጊዜ ፎርዋርድ ሊያደርጉት ይችላሉ። ግን በተለይ የፍቅር ሲሆን ብዙ ጊዜ ሰዎች ምን ያደርጋሉ? ደብዳቤ በእጅ የተጻፈ ደብዳቤ ሲሆን የምር ለዛ ሰው ያለውን ቦታ በደንብ ይገልጻል ብዬ አስባለሁ እና ያ ጥረቱን ያ ፍቅሩን ያ ውስጡ ያለውን ነገር በደንብ ይገልጽለታል። የግድ ለፍቃደኛ መሆን የለበትም ለምሳሌ ሰዎች በርቀት ካሉ ለቤተሰቦቻቸው ለምሳሌ የናፍቆት መልእክቶችን ቢልኩ ደብዳቤዎችን የተሰማቸውን ነገር ቢጽፉ። ከዛ ነገር ጋር እንግዲህ አብሮ ስሜታቸውም ይላካል ብዬ አስባለሁ እና በተለይ ደብዳቤዎች አሁን ላይ ባይኖሩም ግን በፊት ላይ በተለይ በሚላኩበት ጊዜ የጄቴ ኤሌክትሮኒክስ መብዛት ባልነበረበት ጊዜ እንደዚህ አይነት ስሜት ይሰማኝ ነበር። እንግዲህ ያው አሁን ላይ እንግዲህ ደብዳቤ መጽሐፍ ሂደት ራሱ ደስ የሚል ስነ ስርዓት ነበረው አሁንም ቢሆን በእርግጥ ያ ነገር አለ። ለምሳሌ ያንን ጽሁፍ እንግዲህ ስንጽፍ ወረቀት ማዘጋጀት አለብን ብእር መያዝ አለብን እና ሀሳብን አንድ በአንድ ማፍሰስ እና መጽሐፍ ትልቅ ትዕግስትን ይጠይቃል። ደብዳቤ ስንጽፍ እንግዲህ ለሰከንዶች የምናደርገው አጭር ወሬ ሳይሆን ለረጅም ጊዜ የሚቆይ ትዝታ ነው የሚፈጥረው። ለዛ ነው ሰዎች ደብዳቤዎችን የሚያስቀምጡት። ኤሌክትሮኒክስ ቴክስቶችን ወይም እንትኖችን ማስቀመጥ አስቸጋሪ ነው ግን ሰዎች ደብዳቤዎችን ለሃያ ለሠላሳ አመት ከተላከላቸው ሰው እንትን ብሎ ያስቀምጣሉ ማለት ነው። የዛሬ አስር እና ሃያ አመት እንግዲህ የተጻፈልን ደብዳቤ መልሶ ማንበብ ያኔ የነበረውን ስሜት እና ሁኔታ እንደ አዲስ እንዲያገግምብን የማድረግ ትልቅ ሀይል አለው። በተለይ ደግሞ ናፍቆትን ለመግለጽ እንደ ደብዳቤ ያለ መሳሪያ በፍጹም የለም ይሄ ምንም አያጠራጥርም። በፖስታ ተጭኖ ብዙ መንገድን አልፎ በእጅ የሚደርስ ደብዳቤ የሚሰጠው ደስታ ወደር የለውም። ያንን እንግዲህ ኤንቨርፕሎፕ ወይም ደግሞ ፖስታ የመክፈት ጉጉትና የመጀመሪያውን መስመር የማንበብ እርካታ በዲጂታል መልእክቶች ላይ በፍጹም አይገኝም። እኔ አሁንም ድረስ ስለምወዳቸው ሰዎች አልፎ አልፎ ደብዳቤ እጽፋለሁ። ምክንያቱም በወረቀት ላይ የጠፈረ ቃል የዘላለም ቅርስ ነው ብዬ አምናለሁ በቴክስት የጸፈረ ቃል በሆነ አጋጣሚ እንዳልኩት ሰዎች አካውንታቸውን ቢያጠፉት ወይም ያን ቴክስት እንግዲህ ዲሌት ቢያደርጉት ምናምን ያ ነገር መጥፋት ይችላል። እነዚህ ወረቀቶች ግን በቀላሉ የሚጠፋው አይደሉም ቅርስ ናቸው በክብር የሚቀመጡ ናቸው። ስለዚህ ደብዳቤ መጽሐፍ እንግዲህ ሰላምን ይሰጣል ሀሳብን ሰከን ብለን እንድንገልጽና ራሳችንንም እንድንመረምር ቃላቶችን እንድንመርጥ ያደርጋል። በደብዳቤ ውስጥ እንግዲህ የምንጽፈው ሰላምታችንን ምኞታችንን የመሰናበቻ ቃላትን የልብ ቅንነትን እነዚህ ሁሉ ነገሮች ያዝላሉ ማለት ነው። እንግዲህ ያው በአጠቃላይ ደብዳቤ መጻፍ እንግዲህ ጊዜ የማይሽረው ጥበብ ነው ብዬ አምናለሁ። እኔም ይህ ባህል እንዳይጠፋና የቃላት ውበት በወረቀት ላይ እየፈሰሰ እንዲቀጥል እፈልጋለሁ። ሰዎችም ይሄን አይነቱን ተመሳሳይ ነገር ቢያገኙ ከነገሩ እርካታ እንደሚያገኙ አስባለሁ። በጠቅላላው እንግዲህ ደብዳቤ መጽሐፍ ትወዳለህ ለሚለው አዎ እወዳለሁ። ደብዳቤዎችን በእጆቼ ጽፌ አሰፋለሁ። ይሄን ይመስላል እንግዲህ ስለ ደብዳቤ ያለኝ ሀሳብ በጥቅሉ። ይሄን ይመስላል ደብዳቤዎች እንዳልኩት እጽፋለሁ አሰፍራለሁ። ለምወዳቸው ሰዎች ደግሞ አሁንም ድረስ እንግዲህ በዚህ ዘመንም ኤሌክትሮኒክስ ቴክኖሎጂ በተስፋፋበት ዘመንም እልካለሁ ማለት ነው

በእጅ መጻፍ ትወዳለህ? ሰላም ዛሬ ደግሞ ስለ አንድ ድንቅ የሰው ልጅ ጥበብ በእጅ ስለመጻፍ እናወራለን። እንግዲህ በእጅም ለመጻፍ መጻፍ ትወዳለህ ለሚለው ጥያቄ መልሴ አዎ በእጄ መጻፍ ከእኔ ከአእይምሮ የሚፈልቁ ሀሳቦችን በቀጥታ በወረቀት ላይ ማስፈር ስለሆነ ይሄንን የጥበብ መንገድ አዎ እወደዋለሁ የሚል ነው። በተለይ በአሁን ሰዓት ሁላችንም በኮምፒውተር ወይም በስልክ መተየብን ወይም ደግሞ መጻፍን ለምደናል። ነገር ግን በእጅ መጻፍ የሚሰጠውን ስሜትና እርካታ በምንም አይተካም ብዬ ነው የማስበው። እኔ ብእርን ይዤ በወረቀት ላይ መጻፍ ስጀምር ከአለም ጋር ያለኝ ግንኙነት ተቋርጦ ከራሴ ጋር ብቻ የምሆን መስሎ ነው የሚታየኝ። በተለይ ለራሴ የምጽፋቸውን ሀሳቦች የውስጤን ሀሳቦች ማስፈር የምፈልጋቸውን ሀሳቦች በወረቀት ላይ ሳሰፍር እነዛ ነገሮች በጣም ደስ በሚል አይነት ሁኔታ። ከብዕሩ ጫፍ ከወረቀቱ ጋር ሲገናኝ እንግዲህ የሚፈጥረው ድምጽና ስሜት ሀሳቤን ይበልጥ እንድሰበስብ ስለራሴ እንዳስብ ያለሁበትን እንድመለከት የመጣሁበትን እንድመለከት ስለነገዬም ደግሞ እንዳስብ በብዙ ያስችለኛል። እና በእጅ መጽሐፍ እንግዲህ የራሳችንን ማንነት የሚገልጽ የአሻራ ያህል ነው ብዬ አስባለሁ። ምክንያቱም እያንዳንዱ ሰው የእጅ ጽሁፉ የተለየና በጣም ልዩ የሆነ ነው። እና ጽሁፎች ስሜታችንን ይናገራሉ። ስንቸኩል ስንደሰት ወይም ስንረጋጋ የእጅ ጽሁፋችንም አብሮ ይለወጣል። እኔ በተለይ ማስታወሻዬ ላይ በእጄ መጻፍን እመርጣለሁ። ዲያሬዬ ላይ ማለት ነው። ለምሳሌ የለት ተለት ውሎዬን ሊሆን ይችላል ወይም ህልሜን ማሳካት የምፈልገውን ነገር በሆነ ኮምፒውተር ላይ ከማሰፍር ይልቅ በእጄ ወረቀት ላይ ባሰፍር ያ ነገር እንደ ማስታወሻ ብዙ ይጠቅመኛል እንዳስብ እንደምመለከት ያንን ኢፈርት እንዳስታውሰው ያደርገኛል። እና በእጃችን የምንጽፋቸው ቃላቶች እንግዲህ በጣም ትልቅ ሀይል አላቸው ብእር ከሰይፍ ይበልጣል እንደሚባለው እንግዲህ በእጃችን ስንጽፍ ትልቅ ሀይል ያለውን ነገር ነው እያወጣን ያለነው። በተጨማሪ እንግዲህ በእጅ መጽሐፍ የፈጠራ ችሎታንም ያሳድጋል። አንድን ሀሳብ ከመተየባችን ወይም ከመጻፋችን በፊት በእጃችን ስንጽፈው በቃላቶቹ መካከል ቆም ብለን ለማሰብ ጊዜ እናገኛለን ይሄም እንግዲህ ሀሳባችንን ጥልቅና የተመረጠ እንዲሆን ያደርገዋል ብዬ አስባለሁ። እና ለምንወዳቸው ሰዎች አጭር ማስታወሻ ወይም የሰላምታ ካርድን በእጄ መጻፍ እወዳለሁ። ምክንያቱም ነው ለምሳሌ እነዚህን ማስታወሻዎች በኮምፒውተር ወይም በስልክ ቴክስት አድርጎ ከመጻፍ ይልቅ በእጅ ስጽፍ ለነሱም ቫልዩ ይኖረዋል ምክንያቱም ከፍተው የሚያነቡት መልእክት ከልብ ከውስጤ የተጻፈ እንደሆነ እንዲረዱ ጊዜ ያገኛሉ ማለት ነው። እና ያን በተመለከተ በጣም ስሜት እንዲኖረው ያደርጋል። ለምወዳቸው ሰዎች እንግዲህ እንደዚህ አይነት እንትኖችን ከጻፍኩ በኋላ ምን አደርጋለሁ? አጭር ማስታወሻና የሰላምታ ካርዶችን በእጄ ከጻፍኩ በኋላ በዚህ በፈጣኑ አለም ውስጥ እንግዲህ ለአንድ ሰው ጊዜ ሰጥቶ በእጅ መጽሐፍ ትልቅ የፍቅርና የክብር መገለጫ እንደሆነ እንዲያውቁ ያደርጋቸዋል። እነሱንም ማለት ነው ምክንያቱም በዚህ ሰዓት እንግዲህ ቀርቷል እንደዚህ አይነት ነገር ኢሽን ጽሁፎችን ከሆነ ቦታ እያመጣን ወይም ፎርዋርድ እያደረግን ለአምስት ለስድስት ሰዎች ነው የምንልከው። ኢቭን አሁን በዓላት ሲደርሱ ለምሳሌ እንኳን አደረሰህ። መልእክት ስናደርሳቸው ወይም ሌላ ሌላ ነገሮች ሲፈጠሩ እነዚህ ነገሮች ከአንዱ ወደ አንዱ ፎርዋርድ ነው የሚሆኑት ግን አንድ ሰው በእጁ ሲጽፈው ያለው ቫልዩ ከዚህ በጣም ይለያል። እና በእጅ መጻፍ እኔ ለጤናም ቢሆን ጠቃሚ ነው ብዬ አስባለሁ ምክንያቱም ትእግስትን ያስተምራል የትኩረት አቅምን ይጨምራል እንዲሁም ደግሞ ከቴክኖሎጂ ጫጫታ አርቀን ለጥቂት ደቂቃዎች ቢሆንም ከራሳችን ጋር ሰላም እንድናገኝ ያደርገናል ብዬ አስባለሁ። እና ያረጀ መስታወሻ ደብተራችንን ገልጠን ከአመታት በፊት በእጃችን የጻፍነውን ወረቀት ስንመለከት ያኔ የነበርንበትን ሁኔታ እና ስሜት እንግዲህ ልክ እንደ ፊልም ያሳየናል ማለት ነው። በአጠቃላይ እንግዲህ በእጅ መጽሐፍ ለኔ የነፍስ እርካታ ነው። ብእርን ከወረቀት ጋር ማዋደድ እንግዲህ ሀሳቤን በእጄ መጻፍ ህያው አድርጌ ለመቆየት በጣም ትልቅ አቅም አለው ብዬ አስባለሁ። እንግዲህ በእጅ ከመጽሐፍ ጋር ተያይዞ እንግዲህ የኔ መልሴን ይመስላል አዎ በእጅ መጽሐፍ እወዳለሁ። ሁልጊዜም ባይሆን ግን በተለይ የቀን ተቀን ውሎዎቼን ብዙውን ጊዜ አንድ ቀን እያሳለፍኩም ቢሆን እየጻፍኩ አስቀምጣለሁ ማለት ነው። ይሄን ይመስላል እንግዲህ የኔ ሀሳብ ሲጠቃለል ይሄን ይመስላል።